በየትኛው ቀን ወደ ገበያ ትሄዳለህ? ይላል ይሄኛው ጥያቄ ደግሞ ያው ብዙ ጊዜ ገበያ የምንሄድበት ቀን እኔ አሁን ያው ስራ ስላለኝ ሁሌ ገበያ እወጣለሁኝ ማለት ነው አብዛኛውን ገበያ እወጣለሁኝ ያው ስራዬ ገበያ ስለሚሰደኝ ብዙ ጊዜ ገበያ እወጣለሁኝ ማለት ነው። ግን አብዛኛውን ጊዜ ገበያ የሚወጣበት ቀን ለምሳሌ ቅዳሜ ቀን ሮብ ቀን እነዚህ አይነት ቀኖች ገበያ ይወጣል ማለት ነው ምክንያቱም እነዚህ ቀን ገበያ ቀኖች ስለሆኑ። የተለያዩ ብዙ ስራዎች ይሰራሉ ማለት ነው በእነዚህ ቀን የገበያ ቀን ስለሆኑ። ብዙ ስራዎችን መስራት የምንችልበት ቀን ነው ምክንያቱም ተለያዩ ነጋዴዎች ይመጣሉ። ተለያዩ ስራዎች ገቢዎች ሙሉ ጥግብ ይላሉ ይሞላሉ ማለት ነው ያኔ የተለያዩ ስራዎችን መስራት የምንችለው ያን ቀን ነው ማለት ነው ቅዳሜ ቀን ቅዳሜ ቀን ለምሳሌ እህልም ጉሊትም የተለያዩ ሱቆችም ምናምን ክፍት ይሆናሉ። ብዙ ሰው ይመጣሉ ወደ ገበያ ማለት ነው እና ገበያዎች ይበዛሉ ማለት ነው ለምሳሌ እሁድ ቀን ብንሄድ እሂድ ቀን ገቢው ቀዝቀዝ ያለ ነው ማለት ነው አብዛኛውን ሰው ለሰው መጠየቅ ይሄዳል። ለለቅሶ ይሄዳል ለደስታ ለሰርግ ይሄዳል። ውድ ቀን አብዛኛውን ጊዜ ገሱቆች ቀጥቀጥ ያሉ ናቸው ማለት ነው ብዙ ሽያጭ ምናምን ቦታዎች ይዘጋሉ አብዛኛውን ቅዳሜ ቀን ከሄድን ግን ቅዳሜ ቀን የገበያ ቀን ነው። ሁሉም ሰው ተዘጋጅቶ ያለውን ነገር ለመሸጥ ለመግዛትም ስለምመጡ ብዙ ገቢያዎች ክፍት ናቸው ማለት ነው። ግን ኢዚህ እኔ ከምኖርበት አድስ አበባ ከሆነ ያው ከሰኞ እስከ አርብ ድረስ ወይ እስከ ቅዳሜ ድረስ ብዙ ሱቆች ክፍት ናቸው ብዙ ስራዎች ይሰራል። አሁን ቅዳሜን የመረጥኩትኝ እኔ ጉሊት አካባቢ የላሉ ገቢዎች ነው ጉሊት አካባቢ የላሉ ገቢዎች ያቅዳል እና ለዛ ነው እሱን የመረጥኩ።

የስልክ ካሜራ ትጠቀማለህ ወይ ይላል? ይሄኛው ጥያቄ ደግሞ ያው እኔ ብዙ ጊዜ ካሜራ ድጅታል ካሜራ አልጠቀምም የምጣመው የስልኬን ካሜራ ነው ማለት ነው። ምክንያቱም የስልኬ የእኔ ስልክ ያዝኩት ስልክ አይፎን ስለሆነ አይፎን አስራ አራት ነው የኔ የያዝኩት ስልክ አይፎን በምንጠቀምበት ጊዜ ደግሞ ካሜራችን በጣም በጣም አሪፍ ነው ማለት ነው የአይፎን ካሜራ ጥርት ያለ ነው። ብዙን ጊዜ ቪዲዮዎች የሚሰሩት አሁን ላይ ማንም ሰው ማንም ቲክቶከር ስራውን እየሰራ ያለው በአይፎን ስልክ ነው። አይፎን ስልክ ሲሆን ካሜራው ቀደመው ማለት ነው። አሁንም የተጠቀምኩት ያለው የስልኬን ካሜራ ነው ብዙ ቪድዬች አሉ ብዙ ፎቶች አሉ። በጣም ቆንጆ ቆንጆ ቪዲዮ እና ፎቶዎች አሉ በስልኬ የምቀርጻቸው ማለት ነው። አብዛኛውን ጊዜ ስልኬን ነው የምጠቀመው ካሜራ ላይ። ለፎቶም ለቪዲዮም ቀረጻ እውነት ስልኬን ነው የምጠቀመው። ኢዲት ማድረግም ስልኬን ነው የምጠቀመው አብዛኛውን ብዙ ስራዎችን በስልኬ መስራት እችላለሁ ማለት ነው። አብዛኛው ጊዜ ያው ስልካችን በምንጠቀም ጊዜ በጣም ቀላል ነው በጣም እንደ ፎቶ አሁን አንግል አያስቸግረንም እንደ ዲጂታል ካሜራ ላይት አያስቸግረንም ማለት ነው። ለመያዝ አያስቸግረንም ማለት ነው ማንም ሰው ተነስቶ ተመሬት ተነስቶ በስልክ ከሆነ ፎቶ ማንሳት ትችላለህ። በካሜራ ሲሆን ግን ብዙ ነገሮች ማስተካከል አለባቸው ሰትንጎች ምናምን ማስተካከል ስላለባቸው ከዛ ከዛ አንፃርም በስልክ ሲሆን ቀላል ነው ማለት ነው። አሁን አንድ ካሜራ ማን በስልክና በካሜራ ለማንሳት እኩል አይደለም። ምክንያቱም በስልክ በሚያነሳ ጊዜ በጣም ቀላል ነው ራንደምሊ ማንም ሰው ተመረት ተነስቶ በስልክ ማንሳት ይችላል። ካሜራ ግን ሙያ ከሌለው አንድ ሰው በዛ ካሜራ ተምሮ ፕሮፌሽናል ካልሆነ ማንሳት አይችልም ማለት ነው። ምክንያቱም ብዙ ነገር የምጠበቁ አሉ ለምሳሌ ስልኩ እንትኑ ካሜራው አንግሉ መጠበቅ አለበት። ላይቱ መጠበቅ አለበት። በየት በኩል ባነሳው በየት ያምራል። ከለሩን ማመጣጠን አለበት ፎቶ በጣም ላይት እንዳይኖረው በጣም ደግሞ ጨለማ እንዳይሆን እሱ እሱንም ማመቻቸት መቻል አለበት። በስልክ ሲሆን ግን አንዴ የተሞላ ስለሆነ ካሜራው ምንም የሚስተካከል ነገር የለውም ከተነሳ በኋላ እናስተካክለው የምንችለው ነገር ያለው እና በስልክ ሲሆን በጣም ቀላል ነው። በቃ ስትሬት አንግሉን አስተካክለን ብቻ ፎቶ ማንሳት እንችላለን። እና ስልኬን ካሜራ በደንብ ነው የምትጠቀመው

ፍየል አይተህ ታውቃለህ ወይ? ይላል ይሄኛው ጥያቄ ደግሞ አዎ በደንብ ፍየል አይቼ። ብቻ ሳይሆን ያው ፍየሎች ነበሩኝ እኔ የኛ ቤተሰብ ጋር ፍየሎች ነበሩ ፍየል በሰፊው እናረባ ነበርና። ብዙ ፍየሎች ነበሩን ማየት ብቻ ሳይሆን። ፍየሎችን እጠብቃለሁኝ ምግብ እሰጣለሁኝ እከባከባለሁኝ ብዙ ፍየሎችን። እና በከፍየሎች ጋር ነው ያደግኩት ብዙ ጊዜ። አባቴ ብዙ ፍየሎች ስለሚያረባ ስለነበር ፍየሎች ጋር ነው ያደግኩኝ። ፍየል አውቃለው በደምብ የፍየል ባህሪ አውቃለው። ፍየል ለምን ለምን ጥቅም እንደሚሉ አግየሎች

መንዳት ትችላለህ ወይ? አዎ ብዙ ነገር መንዳት እችላለሁኝ። ብዙ ተሽከርከሪዎችን መንዳት እችላለሁኝ ለምሳሌ ራይድ ሹፌር እያለሁኝ መንዳት የምችለው። ራይድ ቪትዝ መኪና መንዳት እችላለሁ ቪትዝ መኪና በአውቶማቲክ ማርሽ። ማለት ነው እሱን መንዳት እችላለሁ እሱ ምነዳው ፐርፌክት ነኝ። ጎበዝ ሽፌር ስለሆንኩኝ እሱን መንዳት እችላለሁኝ። ከዛ ውጪ ደግሞ መንዳት የምችለው ሳይክል መንዳት እችላለሁኝ። ሞተር መንዳት እችላለሁኝ ሳይክል የለመድኩት ያው ድሮ ህፃን መኪና ስለሆነ መኪና መንዳትም እንችላለሁኝ ማለት ነው። ከዛ ውጪ ግን የሚነዱ ነገሮች ካሉ ለምሳሌ ፈረስ መጋለብ እንደመንዳት የሚቆጠር ከሆነ እሱንም በባህላዊ መንገድ ሆኖ ፈረስ መንዳትም እችላለሁ ማለት ነው። እንደዚህ እንደዚህ አይነት ብዙ ስራዎችን ብዙ የሚነዱ ነገሮችን ነዳለሁኝ ፈረስ መንዳት እችላለሁ መኪና መንዳት እችላለሁ የሳይክል መንዳት እችላለሁ። ባጃጅ መንዳት እችላለሁ እነዚህ እንደዚህ አይነት ተሽከርካሪዎችን መንዳት እችላለሁኝ ማለት ነው። እነዚህ ደግሞ ለምን እንጠቀማቸዋለን ለሚለው መንገድ ስለኔ ደግሞ ለምሳሌ መ

የሸክላ እቃዎች ትጠቀማለህ? ይላል፤ አዎ፣ የሸክላ እቃዎች በደንብ ነው የምንጠቀመው። የቤት ውስጥ ብዙ ጊዜ የምንጠቀመው የሸክላ እቃዎች ስላሉ። ብዙ የሸክላ እቃዎችን እንጠቀማለን ማለት ነው፤ እነዚህን የሸክላ እቃዎች ስንጠቀም ለምሳሌ ቡና መፍላት ብንፈልግ የምንጠቀመው ጀበና ስለሆነ፣ የሸክላ እቃ ያስፈልገናል። ቡና ማፍላት በምንፈልግበት ጊዜ፣ ውሃ መቅዳት ብንፈልግ የምንጠቀመው እንስራን ነው፤ እንስራ በምንጠቀምበት ጊዜ የሸክላ እቃ ነው የምንጠቀመው። እንጀራ መጋገር ብንፈልግ የምንጠቀመው ምጣድ ነው፤ ምጣድ የሆነውን ጊዜ እና ሸክላ እጠቀማለሁኝ፤ ከዛ ውጪ ያው ብዙ ሸክላዎች አሉ እኮ! ለጠረጴዛነት የሚጠቀሙ ሸክላዎች አሉ፤ ለቲቪ ስታንድ ጋር የምንጠቀማቸው ሸክላዎች አሉ። ብዙ ጊዜ ሸክላዎች አሁን ወደ ዘመናዊነትም እየገቡ ብዙ ስራዎችን እየሰሩ ነው፤ ማለት ዘመናዊነት ስራዎች የፎቶ ፍሬም በሸክላ ማድረግ እንችላለን፣ ቲቪ ስታንድ፣ የተለያዩ ዲኮር እቃዎች አሉ ብዙ እቃዎች አሉ ከሸክላ የሚሰሩ፣ እነዚህ ትናንሽ የስጦታ እቃዎች። ብፌ ላይ ምናምን የሚቀመጡ እቃዎች አሉ ማለት ነው፤ ለስጦታ የሚሆኑ እቃዎች እነሱም እነሱ እቃዎች ከሸክላ አስተዋፅኦ ናቸው ማለት ነው። እነሱን፣ እነሱን እጠቀማለሁ ማለት ነው። ግን በጣም መሰረታዊ የሆኑ የሸክላ አስተዋፅኦዎች፣ ምን እን ያው አሁን ትንሽ ዘመኑ እያደገ ሲሄድ ተትቶ ወደ ብረድስት ሄዷል፤ እና ብረድስት ነው ብዙ ጊዜ ሰው የሚጠቀመው እንጂ አብዛኛውን ጊዜ የሸክላ አስተዋፅኦዎችን እንጠቀማለን ማለት ነው። የሸክላ አስተዋፅኦዎች እነዚህ ድስት፣ ምጣድ፣ ጀበና ምናምን አይነቶችን ማለት ነው፤ እና የሸክላ እቃዎችን እጠቀማለሁኝ ብዙዎቹን።

በልጅነትህ የምትወደው ጨወታ ምንድን ነበር? ያው ከልጅነቴ የምወዳቸው ብዙ ጨወታዎችን እወዳለው በልጅነቴ ከምጫወታቸው ጨወታዎች ለምሳሌ፦ ህፃናቶች እንዲህ ተሰብስበን የምንጫወተው ሆያ ሆዬ ጨዋታ አለ፣ አበባ አየሁሽ ጨዋታ አለ አበባ አየሁሽ ያው መስቀል ሲደርሱ ነው ምንጫወተው መስቀልም ለአዲስ አመት ሲሆን አበባ አየሁሽ ጨዋታ እንጨዋታለን። ገና በሚደርስ ሰዓት ሆያ ሆዬ ጨዋታ እንጫወታለን። እንዲሁም የፋሲካ ለሚደርስ ሰዓት ሆም ሚሻ ሚሾ የሚባል ጨዋታ

ስለ ፀጉሩ ተንከባከብ ትወዳለህ ፀጉርን መንከባከብ ትወዳለህ? አዎ ፀጉሬን መንከባከብ በደንብ ነው የምወደው ምክንያቱም ያው ፀጉራችንን እንዳይረግፍ እንዳይሰባበር ወይም መላጣ እንዳንሆነ እየገባ እንዳያስቸግረን ፀጉራችንን በደንብ መንከባከብ አለብን ማለት ነው። ፀጉሬን ከምንከባከብባቸው መሰሪያዎች መካከል ደግሞ አንዱ። ንጹህ ውሃ በሳሙና ወይም በሻምቦ ኮንዲሽነር እና የተለያዩ ቅባቶችን በመጠቀም። ፀጉሬን እንከባከባለሁ ማለት ነው። ምክንያቱም ፀጉራችንን ስንከባ እንችላለን ማለት ነው። ፀጉራችንን መንከባከብ እንችላለን በደንብ

አዲስ ቴክኖሎጂ መማር ትወዳለህ ወይ? ላለኝ ጥያቄ ያው አዲስ ቴክኖሎጂ መማር እወዳለሁኝ በጣም አዲስ ነገር ለማወቅ እፈልጋለሁኝ እጓጓለሁኝ አዲስ ነገር እያወኩ ስለሄድ ነው። ከጊዜው ጋር እኩል አደር መሄድ የምንችለው ማለት ነው። ምክንያቱም አዲስ ነገር እያወቅን ካልሄድን ጊዜው እየተወንን እየረሳን ስለሚሄደው። አዲስ ነገር ለማውቅ ያው መጓጓት መፈለግም መሞከርም መቻል አለብን ማለት ነው። ያን አዲስ ነገር ለማወቅ መሞከር መቻል አለብን ዝም ብሎ መፈለግ ብቻ ሳይሆን ወይም ለማወቅ መሞከር መቻል አለብን መፈለግ መውደድ ብቻ ብቻውን ዋጋ የለውም ማለት ነው። ምክንያቱም ያኔ የምንፈልገውን ነገር ትረስቱንም ታማኝነት ምናምን በጣም መፍገት አለብን ማለት ነው። በአንዴም በሁለቴም ጊዜ ለውጥ ላይ ኖሮ ስለሚችል ኮንቲኒየስሊ ወይም በቀጣይነት ረዥም ጊዜ ወስደን ረዥም ሰዓት ወስደን መስራት መቻል አለብን ማለት ነው። እንደዛ ሲሆን ነው። ለውጥ ማምጣት የምንችለው ማለት ነው። በጊዜያችን ተጠቅመን ለሞከር ወደኋላ አይደለም ማለት መሞከር። አዲስ ነገር አዲስ ቴክኖሎጂዎችን መፍጠር አዲስ ቴክኖሎጂዎችን እንዴት ነው የመጡት? እንዴት ነው መጠቀም የምንችላቸው ብለን? ጎግል ማድረግ ሰርች ማድረግ እሱን ካልቻልን ሰው በመጠየቅ ከእኛ የተሻሉ ሰዎችን በመጠየቅ ለማወቅ መሞከር። ብዙ ነገሮችን ለማወቅ መሞከር አዲስ ቴክኖሎጂ ሲገጠምለምሳሌ ዋይፋይ እንዴት ነው የሚሰራው? ኬት የት ዋየር ጋር ኮኔክት ሆኖ ነው የሚሰራው ገመዱ ኬት የት ቢቀጣጠል ነው ወይፋይ የሚሰራው? ስልክ እንዴት ነው የተሰራው? መኪና እንዴት ነው የሚሄደው ምናምን እነዚህ አዲስ ቴክኖሎጂዎች ናቸው። በየጊዜው ደግሞ አዳዲስ ቴክኖሎጂ በጣም እየተመረጠ መግባት አንችልም ማለት ነው። ሶ በህይወታችን ከባድ የሆነ ችግር ውስጥ እንገባለን ማለት ነው። አዲስ ቴክኖሎጂዎችን ለመፍጠር ለመማር ዝግጁ ካልሆነ ለመፍጠር ወይም ለመማር ዝግጁ መሆን አለብን አትሊስት መፍጠር ባንችል ቢያንስ መማር መቻል አለብን። ተምረን አውቀን ያንን ቴክኖሎጂ መጠቀም መቻል አለብን። ለምን ኪዝ ማወል እንዳለብን? ለምን ስራ ማዋል እንዳለብን? እሱን ነገር መጠቀም እና ማወቅ መቻል አለብን ማለት ነው። እሱን ማወቅ ስንችል ነው እኛ የተሻለ ነገር ላይ የምንደርሰው ማለት ነው።

ምን አይነት መሳሪያ ትጠቀማለህ? ይሄኛው ይላል ያኛው ጥያቄ ደግሞ። ያው እኔ የምጠቀማቸው መሳሪያዎች መካከል ብዙ መሳሪያዎችን እጠቀማለሁኝ። ለምሳሌ የካሜራ ስራዎች የምጠቀማቸው መሳሪያ ብዙ መሳሪያዎች አሉ። ከእነሱ መሳሪያዎች መካከል ደግሞ ካሚራዋን ለራሱ ላይት አለው ማስቀመጫ ስታንድ አለው ሰልፊ ስቲክ አለው። እነዚህ እነዚህን መሰሪያዎችን እጠቀማለው። አንድ ፎቶ ለመስራት ብፈልግ። ላይት እጠቀማለው ወይ ላይት በምጠቀም ጊዜ ላይት ማስቀመጥ ይፈልጋል እሱን አስቀምጣለሁኝ ብዙ መሳርያዎችን መጠቀም እችላለው

ስሜትህን ፊትህ ላይ ታሳያለህ ወይ ይላል? አዎ በደንብ ስሜቴ ፊቴ ላይ ይታያል። እኔ በተፈጥሮዬ ያው ስሜቴ ፊቴ ጋር ሚነበብ ነው። ከተናደድኩም ከተቆጨሁም ደስተኛ ከሆንኩም ፊቴ ላይ ይታወቃል ማለት ነው። ማስመሰል አልችልበትም ማለት ነው። ማስመሰል ባለመቻሌ ያው የተለያዩ ጉዳቶች ይደርስብሃል። ምክንያቱም ለምሳሌ ሰው የሆነ ነገር አናዶህ ያን ሰው ችላ ብለህ ማለፍ ብትፈልግ አልችልም ማለት ነው። እንደዛ ችላ ብዬ ማለፍ ምክንያቱም ፊቴ ጋር ይነበባል ማለት ነው። እንደደበረኝ ያ ሰው እንዳስደበረኝ አስደበረኝ። ፊ ያው ስሜትህን መግለጽ ሚጠበቅብህ ደረጃ አለ። አይደለ ያን ያክል ደረጃ ባይሆንም በፍ በፊቴ ግን በእይታ ምናምን ይታወቃል ማለት ነው። ነገሮች ይታወቁብኛል በእይታ እንዲሁ ሰው ፊቴን አይቶ ማንበብ ይችላል። እንደ ሲደብረኝ እንደደበረኝ ፊቴን አይቶ ሰው ማወቅ ይችላል ስሜቴ ፊቴ ጋር ነው ያለው ይታወቃል። እንደደከመኝ እርቦኝ ከሆነም የረሃብ ስሜት ካለ ፊቴ ጋር ሰው አይቶ እንዲሁ ማወቅ ይችላል። የረሃብ ስሜት ካለብኝ ብዙ ነገሮችን ፊቴ ጋር ስለሚያንፀባርቁ በእነሱ መንገዶች ሊታወቅብኝ ይችላል ማለት ነው። ብዙ ነገሮች ይከሰታሉ ስሜቴ በፊቴ ላይ ይታያል ማለት ነው። ነገሮችን ጠብቄ መያዝ አልችልም

ምን ያክል ጊዜ ስብሰባ ታደርጋለህ? ይላል ያው ስብሰባ የማደርገው ብዙ የተለያየ ፕሮግራሞች አሉ ስብሰባ የምናደርግበት ፕሮግራሞች የተለያየ የተለያዩ ኬዞች አሉ ስብሰባ የምናደርግበት ፕሮግራም ማለት ነው ለምሳሌ የቤት ውስጥ የቤተሰብ ስብሰባ አለ ከጓደኞቼ ጋር ስብሰባ አለ የስራ ባልደረቦቼ ጋር ስብሰባ አለ እነዚህ የተለያዩ ቦታዎች ጋር ስብሰባ አለ ማለት ነው ለምሳሌ የቤተሰብ ስብሰባ የሚካሄደው ከሳምንት አንድ ቀን ነው ያ ስብሰባ ደግሞ የሚካሄደው ቤተሰብ ውስጥ ያለን ጭም አደርገው አብዛኛውን በሳምንት ሁለቴ አንዴ ምናምን ሊሆን ይችላል ማለት ነው እንደዬ ስራው ስለሚለያይ።

የምትወደው ቀለም ምንድን ነው? ይላል። ይህኛው ጥያቄ ደሞ ያ እኔ የምዎዳቸውቀለሞች መካከል ነጭ እና ጥቁር ቀለም ነው የምወደው። ነጭ ቀለም የሚገለጹ አብዛኛውን ጊዜ ለደስታ ነው ለደስታ ሰዓት ነው ነጭ ነገር የሚለበሰው ነጭ ከለር ልብስ። የሚለበስ የባህል ልብስ ነው አብዛኛው ነጭ ልብስ በምንለብስ ጊዜ ደስታችንን ለመግለጽ ነው። ደስታችንን የምንገልጸው ነጭ ልብስ በመልበስ ነው። አብዛኛውን በዓል ሲሆን ምናምን የምንለብሰው ነጭ ልብስ ነው። ከዛ ጥቁር የምንለብሰው ደሞ ለሀዘን ነው።

አይ። ምግብ የተለያዩ ነገሮች ማብሰል ሊሆን ይችላል አንደኛ ምግብ ማብሰል። ወጥ መስራት እንዲሁም ማብሰል ነው ውሃ ማሞቅ እንዲሁም ማብሰል ነው። ተለያዩ ነገሮችን ማዘጋጀት ከማብሰል ነገሮች ጋር ስለሚካተት ብዙ ነገሮችን ማብሰል እችላለሁ ማለት ነው አበስላለሁኝ። የተለያዩ ነገሮችን ማብሰል እችላለሁ ለምሳሌ የራሴን ምግብ እሰራለሁኝ ምግቤን ሰርቼ መብላት እችላለሁኝ። እንዲሁ ሻይ ማፍላት እችላለሁኝ። የተለያዩ ቡና ማፍላት እችላለሁኝ። እንደዚህ እንደዚህ አይነት ነገሮች ያው ከማብሰል ስለሚካተቱ እነዚህ እነዚህን አበስላለው ማለት ነው። ብዙ ነገሮችን አብስዬ ነው የምመገበው እና። ማብሰል ብዙ ነገሮችን ከማብሰል ጋ ይካሄዳል ይያያዛል ማለት ነው። እና ብዙ ነገሮችን ማብሰል እችላለሁኝ አበስላለሁኝ እንደዚህ አይነት ነገሮችን። ለማብሰል በደንብ ነው ምችለው ለማለት ነው